የጠዋት እለታዊ ተግባራችሁ ምንድነው? ለሚለው ጥያቄ እኔ በግሌ ጠዋት ጠዋት ልክ ከእንቅልፍ እንደተነሳሁት ቁርሴን እበላለሁ ቁርሴን ከመብላቴ በፊት እታጠባለሁ ማለት ነው ተጣጥቤ ምናምን ቁርስ እበላለሁ ቁርስ ከበላሁት በኋላ ክላስ ካለኝ ወደ ክላስ ክላስ ከሌለኝ ደግሞ ላይብረሪ እሄዳለሁ ማለት ነው። ስለዚህ ይሄንን ከሰኞ እስከ አርባ አደረግና ቅዳሜ ላይብረሪም ላልሄድ ላላነብም እችላለሁ። ልብስ ምናምን አጥባለሁ አሁን ደግሞ ቤተክርስቲያን እሄዳለሁ ማለት ነው። ስለዚህ የጠዋት እለታዊ ተግባሮቼ እነዚህ

በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው ጥያቄ? ያው ቅዳሜና እሁድ ያስለመድኩት የራሴ የሆነ የማይቀይር እቅድ አለኝ። ከነዛ እቅዶቼ መካከል ቅዳሜ እለት ልብስ ማጥብ ደግሞ ከሰአት ሌላ ሌላ የተለያዩ ስራዎችን መስራት። ከጨረስኩት ደግሞ ላይብረሪ መሄድ ያም ካልሆነ ደግሞ እሁድ ቤተክርስቲያን እሄዳለሁ። እሁድ ደግሞ ቤተክርስቲያን ጠዋት ከሄድኩት ከሰአት ምናልባት ላይብረሪ ልገባ እችላለሁ ማለት ነው

ምን አዲስ ነገር መማር ትፈልጋለህ? በዚህን ሰዓት መማር ከምፈልጋቸው ነገሮች መካከል አንዱ የሙዚቃ ትምህርት ነው ማለት ነው። እና ለሙዚቃ ልዩ የሆነ ፍቅር እና ክብሮት አለኝ። ስለዚህ በህይወቴ አሁን ባልማር ወደ ፊት እራሱ መማር ከምፈልጋቸው ትምህርቶች መካከል ቅድሚያ የሚጠቀሰው የሙዚቃ ትምህርት ነው። ሙዚቃ የመማር ፍላጎት አለኝ ማለት ነው። ስለዚህ ሙዚቃ የመማር ሀሳብ ቀድሞም ነበር ውስጤ። ወደፊትም የማድረግ እቅዱ አለኝ ሙዚቃ

የእቃ ቁጥጥር ታደርጋለህ የእቃ ቁጥጥር ታደርጋለህ? ሲባል እኔ በጣም ብዙ የሆነ በጣም ከመጠን በላይ የሆነ እቃ የለኝም ያሉኝ እቃዎቼ ስልኬ ነው። የመማሪያ እቃዎቼ ወይም ደግሞ በቃ ትንሽ የሆኑ እቃዎች ስለሆኑ እነዛም የፈለጉትን ያህል ቁጥጥር በመጠኑ አደርጋለሁ። ነገር ግን በጣም ደግሞ ሰፊና ከባድ የሆነ ብዙ ጊዜ የሚፈልግ ብዙ ሀሳብ የሚፈልግ ቁጥጥር የሚፈልግ አይነት እቃ የለኝም ማለት ነው። ስለዚህ ያሉኝ እቃዎቼን አደርጋለሁ

ስትታመም ከስራ ትቆያለህ? አዎ እቆያለሁ። ምክንያቱም ወደ ስራ ለመመለስ እና በጤንነት ስራዬን ለመስራት ራሴ መጀመሪያ መኖር አለብኝ። ስለዚህ በህመሜ ጊዜ ስራ አልሳተፍም አልሰራም ማለት ነው። ምክንያቱም መጀመሪያ ጤና የመመለስ አለበት። ጊዜን በአግባቡ መጠቀም መቻል አለብኝ በጤነኝነት ማለት ነው ስለዚህ የመጀመሪያ የራሴን ማከሙ ራሴን ትሪት ማድረጉ ተቀዳሚ

አዳዲስ የስራ ግንኙነቶች ትፈጥራለህ? ያው ተማሪ ነኝ በጣም ከብዙ ሰው ጋር እንድገናኝ በጣም በቃ እንደዚህ የቢዝነስ ሀሳቦችን እንዳወራ የሚያደርገኝ ግንኙነት እስካሁን ድረስ የለኝም። ነገር ግን ያው ትምህርታዊ በሆኑ ነገሮች ከተለያዩ ሰዎች ጋር እገናኛለሁ እና በነዛም ደግሞ ብዙ ግንኙነቶችን ለመፍጠር ችያለሁ ማለት ነው። ስለዚህ እስካሁን ድረስ ባለኝ በጣም ከባድ እና ሰፊ የሆነ ግንኙነቶች አልፈጠርኩትም ግን የተምህርት የሆኑ ግንኙነቶች አሉኝ

ምን ያህል ጊዜ ስብስባ ታደርጋላችሁ? ስብስባ ማለት ሰዎች በተለያየ ሁኔታ ወይም በተለያየ ጉዳይ ላይ ውይይት የሚያደርጉበት ሀሳብ የሚለዋወጡበት። ፕሮግራም ወይም ስብሰባ ሲሆን። እኔ ደግሞ በእንደዚህ አይነት ሁኔታ ላይ በጣም ሰፊ የሆነ ሀሳብ እንድለዋወጥ እንዳወራ የሚገፋፋኝ ብዙም ነገር የለም። ስለዚህ ስብሰባ በብዛት አላደርግም ማለት ነው። እና ነገር ግን በቤተክርስቲያን አካባቢ በመሆንበት ጊዜ ስብሰባ አድርግ ነበር

ፍየል አይተህ ታውቃለህ ታውቃለህ? አዎ አውቃለሁ። ፍየል ማለት በቤቱ ውስጥ ከሚንከባከቡ ወይም በቤት ውስጥ ጥንቃቄ ከሚደረግላቸው የቤት እንስሳዎች ውስጥ የሚመደብ ሲሆን። ይሄም ደግሞ ስጋው ለመበልነት ወተቱ ደግሞ ለህፃናት በተለያየ ነገር የሚያገለግል። በጣም ብዙ የሆነ ዘርፈ ብዙ ጥቅም ያለው የቤት እንስሳ ነው ማለት ነው። ስለዚህ በዚህ አካባቢ ፍየል አዎ አይቼ አውቃለሁ

የሸክላ እቃ ውስጥ ትጠቀማለህ? ይህንን ጥያቄ ከማብራራቴ በፊት መጀመሪያ የሰክላ እቃ ምንድነው የሚለውን ጥቂት ላብራራ ማለት ነው። የሸክላ አቃ ማለት በጣም ደቃቅ ከሆነና ከተጣራ አፈር የሚሰራ ለተለያየ ጥቅማ ጥቅም። የሚውል የሚያገለግል የቤት እቃ ወይም የተለያየ ነገር ነው ማለት ነው። ስለዚህ የሰቅላ እቃዎችን እቤት በነበርኩት ጊዜ ይጠቀም ነበር። አሁን ግን ለትምህርት ቤት ወጥቼ ራቅ ብዬ ስላለሁ በዚህ ሰዓት። አልጠቀምም

ሾርባ ትወዳለህ? ሾርባ አዎ እወዳለሁ ሾርባ ማለት በተለያየ ነገር ሊሰራ የሚችል። ለምሳሌ ከአሳ ይሰራል ተፈጥሮአዊ ከሆኑ ነገሮች ከቅጠላ ቅጠሎችም ምናልባት ሊሰራ ይችላል። ከተለያዩ ፍራፍሬዎችም ይሰራል ይህም ደግሞ ሞቅ ያለ ብዙ ሙቀት የሚሰጥ ብዙ ንጥረ ነገሮችን በውስጡ የያዘ ነገር ነው ማለት ነው። ስለዚህ እኔ አሳ ይመቸኛል እወዳለሁ ማለት ነው። አዎ እወዳለሁ

የምትመኘው የእረፍት ጊዜ ምንድነው የሚለው ጥያቄ? እኔ የምመኘው የእረፍት ጊዜ ክረምት ነው። ክረምት ያው ከተመህርት አለም ነፃ ሆነን። ራሳችንን የምንሰራበት ራስ ተኮር የሆነ ጊዜ የምናሳልፍበት ስለሆነ የክረምት ጊዜ በጣም ከምመኛቸው ጊዜዎች ሁሉ በጣም የምመኘው ጊዜ ነው ማለት ነው። ስለዚህ የእረፍት ጊዜ። በግሌ በጣም ይመቸኛል እመኛለሁ

ስለ ፀጉርህ ተንከባከብ ትወዳለህ ፀጉርህን መንከባከብ ትወዳለህ ለማለት የተፈለገ እንደሆነ? አዎ በእርግጥ እወዳለሁ። እና በጣም ብዙ ገንዘብ አፍስሼበታለሁ ዘንድሮ ፀጉሬን ለመንከባከብ። እና ስለ ፀጉሬ ጥንቃቄ እያደረኩት ነው። ግን ፀጉሬ ስለኔ ጥንቃቄ እያደረገ እንዳይደለ ነው ያስተዋልኩ ያለሁት። ነገር ግን በተቻለኝ አቅምና አቅሜ በፈቀደው ያህል ለፀጉሬ ጥንቃቄ እያረኩ ነው። በዚህን ሰዓት የሚገኘው ማለት ነው

በመንገድ ላይ ምግብ ትገዛለህ? በመንገድ ላይ አላዘወትርም ግን በጣም ረዥም ርቀት የምጓዝ ከሆነ በጣም ረዥም ርቀት ለምሳሌ ሀገር አቋርጬ ምናምን የምጓዝ ከሆነ ለመግዛት እና ለመመገብ እገደዳለሁ ማለት ነው። ያማይሆን ከሆነ በጣም ድካም ሊኖረው ስለሚችል ደግሞ በረዥም ሰዓትም ስለምንቀመጥ ከመንገብ ላይ ተቀቅለው ወይም በስልው የተዘጋጁ ምግቦችን ለመግዛት እና ለመመግብ እገደዳለሁ ማለት ነው። በዚያ ጊዜ

የምትወደው ሬስቶራንት የት ነው? እኔ በግሌ እንደዚህ ይሄ ህዝብ መሃል የሆነ ምግብ ቤት የመስተናገድ ልምዱ የለኝም በግሌ አይመቸኝም ማለት ነው ስለዚህ እኔ በጣም የምወደው ሬስቶራንት እዚህ ነው እዚህ ነው ብዬ ለመናገር ለምዱ የለኝም እና እንዳልኩት ነው በብዛት ስለማላዘወተረና እንደዚህ ሬስቶራንት ምናምን የመመገብ ልምዱ ስለሌለኝ ስለዚህ የምወደው ሬስቶራንት ይህ ነው ብዬ መናገር አልችልም ማለት ነው ቢኖርም ግን ኢትዮጵያ ውስጥ ነው የሚኖረው

የአትክልት ስራ ታደርጋለህ? አዎ አደርግ ነበር አሁን ግን በዚህን ሰዓት በትምህርት ወይም በትምህርት ላይ ስላለውት። እያደረኩ አይደለም ነገር ግን ከቤተሰብ ጋር በነበርኩኝ ጊዜ እንደዚህ አይነት ስራዎችን በብዛት እሰራ ነበር አዘወተር ነበር። አሁን ያው በትምርቴ ላይ ስላለሁት እና ብዙ ጊዜዬን ትምህርት እየወሰደብኝ ስላለ አይነት ስራዎችን በብዛት እየሰራሁት አይደለም ማለት ነው። ስለዚህ የአታክልት ስራ አሁን በዚህን ሰዓት እያደረኩ አይደለም ማለት በአጭር መልስ ነው ማለት ነው። ስለዚህ እየሰራሁት አይደለም

ቅጽል ስም የለኝም። እንግዲህ ቅጽል ስም ማለት እቤት አካባቢ ወይም ሰፈር አካባቢ ይሄ የመኖሪያ መንደሮቻችን አካባቢ ላይ የምንታውቅበት ሌላኛው ስማችን ሲሆን እኔ ግን በዛ አይነት የምታውቅበት ሌላ ቅጽል ስም የለኝም። አንድ ስም ነው ያለኝ ትምህርት ቤትም ቤተክርስቲያንም በተለያዩ ስፍራዎች የምታወቅበት መጠሪያ ስሜ ነው ማለት ነው። ስለዚህ ቅጽል ስምኔ የለኝም አንድ ስም ብቻ ነው ያለኝ። ስለዚህ የለኝም የሚለው መልስ ነው